ሰላም ሰላም እንዴት ናችሁ የዛሬው ቃል ደግሞ ምን እንደሚለው ወንድም የሚለው? ወንድም ማለት ከቤተሰብ መካከል። እንደ አንድ ቤተሰብነት አባት እህት ወንድ ማለት ከዛ መሃል ወንድ ማለት ወንድ ልጂ ሲወለድ ለእህት ምን ይባላል ወንድም ይባላል ማለት ነው ልክ እንደዚሁም ቤት የሚያክል አንድ ሴት ልጅ ስትወለድ። ለወንድ ልጆች ምን ይባላሉ የሴት እህት ይባላሉ ወይም እህት ትባላለች ማለት ነው። እና በጣም ደስ የሚል ቃል ነው። ምክንያቱም ወንድም ሲባል ብዙ ጊዜ በአእምሮአችን የሚመጣው መከታ ጋሻ ከለላ ማለት ነው ማለት ነው። መከታና ከለላ ማለት የሚከላከል አደጋ እንዳይደርስብን እነሱ እራሱ መስዋዕት የሚያደርግ ፍቅር ያለው ቤተሰብ ሀላፊነት የሚጫንበት። እንደዛ አይነት ብዙኛው የሚታየው እና በጉልበት በሁሉም ነገር ምንድነው ፊት ቀደም እና ፊት ለፊት የሚጋፈጥ ሆኖ ምንድነው? ወንድም ነው ማለት ነው። እና ወንድም ማለት በጣም ደስ የሚል አይነት ነው ማለት ነው። እና ወንድም አለነ ማለት ብዙ ጊዜ። እኛ ፍቅር ነነ ማለት ነው ደስተኛ ነን ሁሌም። እና ሲያዘር ነው ያውለው